አዎ ጾም ጾማለው የተለያዩ ጾሞች አሉ በሀገራችን ላይ እ የፋሲካ ጾም የሚባል አለ እ ፋሲካ በዓል ከመምጣቱ በፊት የሚጾም። ከዛ በተጨማሪ ደግሞ የገና ጾም የሚባል አለ የገና በዓል እ ሳይመጣ የሚጾም ነው። እና ከዛም በተጨማሪ ጽጌ ጾም እ ምንላቸው አሉ የተለያዩ እ ጾማቶች አሉ። እነሱን ደግሞ እጾማለሁ።

ቤቴን በተለያዩ ነገሮች አስውባለሁ። ለምሳሌ የተለያዩ አበባዎች አሻንጉሊቶች በማድረግ የተለያዩ ደግሞ አዲስ የመጡ ቴክኖሎጂ ያመጣቸው ዘመናዊ መብራቶች አሉ። አልጋ ለሚደረጉ ጠረጴዛዬን ግድግዳ ላይ የምናደርጋቸው በነሱ በነሱ አሳምራለሁ። ቤቴን

አዎ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ። ስራ ላይ በደንብ ተነጋግረን ነው የምንሰራው። አንድ ላይ ስለምንሰራ ጥሩ ግንኙነት ያስፈልጋል። ስለዚህ አሁን ላይ ከስራ ባልደረቦች ጋር ጥሩ የሆነ ግንኙነት ነው ያለኝ። እና ሰዎችም ደግሞ ይሄን እንዲያደርጉ እመክራለሁ።

አዎ ኢንተርኔት እጠቀማለሁ። ቤት ኢንተርኔት አለኝ። ተንቀሳቃሽ የሆነ ዋይፋይ ኢንተርኔት የሚያስጠቅመው ዋይፋይ አለኝ። የዳታ ዋይፋይ በፊት የምጠቀመው እሱን ነበረ። ኢንተርኔት ግን ብዙ ብር ስለሚያስከፍል አሁን ላይ ተንቀሳቃሽ ወይ ኢንተርኔት ነው የምትጠቀመው

አዎ ኮከቦችን መመልከት እወዳለው። ማታ አመሻሽ ላይ ወጥቼ ጨረቃ በምትኖርበት ሰዓት በማትኖርበትም ሰዓት ሚታዩ ሚችሉ ጎልቶ የሚታዩ ኮከቦችን አያለሁኝ። እና ያው እሱ ጥሩ የሆነ ልምድ አለኝ። ኮከቦችን የማየት

ሰዎችን ማስተዋውቀው ያው ስራ ላይ ከሆነ ለስራ ጉዳይ የማውቃቸውን ሰዎች ስለ ስራቸው በመናገር ለሌሎች ሰዎች ላስተዋውቅ እችላለሁ። ቤተሰብና ጓደኛው እኮ ነው ደግሞ ያው ያላቸውን ያላቸውን ቅርበት እና ባህሪያቸውን ጥሩ ማየው ጥሩ ባህሪያቸውን ማስታወቅ ይችላል።